እሺ አሁን ደግሞ ፍየል አይተህ ታውቃለህ? ይላል ጥያቄው። እንግዲህ አዎ እኔ ፍየል አይቼ አውቃለሁ። ፍየል ብዙ ጊዜ እንግዲህ ማየት ብቻ ሳይሆን ኖሮኝም ያውቃል ማለት እኔ የተወለድኩት እንደዛውም ደግሞ ያደኩበት ያው ገጠር ስለሆነ እዛ ገጠር ደግሞ ፍየል በጣም በብዛት ሰዎች ያረባሉ እንደዛው ደግሞ በጣም እንደ ማለት እንዴት ነው ይሄ የተቀላቀለ አይነት የግብርና ስራ ነው የሚሰራው እኛ ጋር። መሬት እርሻ መሬት አለ። እንደዛ ደግሞ የከብት ወይ ደግሞ እንደዚህ የእንስሳት እርባታም አለ ማለት ነው። ስለዚህ ከዛ ውስጥ አንዱ ፍየል ነው። እንግዲህ እኛ ጋር እኛ ቤት ደግሞ እንግዲህ ፍየል ጠፍቶም አያውቅም። እኔ ተወልጄ ራሴን ካወቅኩኝ ጊዜ ጀምሮ ብዙ ፍየሎች ነበሩ። እኔ ራሴ ብዙ ፍየሎች ነበሩኝ። ማየት ብቻ ሳይሆን ስለዚህ ኖሮኝም ያቃል ማለት ነው። ስለዚህ ፍየል በጣም እወዳለሁ። እንግዲህ በጣም ተጠቅሜበታለሁ በሚገርም ሁኔታ። እኔ ትምህርቴን ስማር ወይ ደግሞ ተምሬ እስክጨርስ ድረስ እራሱ ቤተሰቦቼ ብር የሚልኩልኝ ፍየሎችን እየሸጡልኝ ማለት ነው ነበር የሚልኩልኝ። እንደዛ ነበር እያኖሩኝ የነበረውና በጣም ፍየል እንግዲህ ስትወልድ ፍየል ሁለት ነው የምትወልደው ብዙ ጊዜ። እኔም በአጭር ጊዜ ውስጥ ብዙ ፍየሎችን ሊኖሩኝ የቻሉት በዛ ነው። አንዷ ስትወልድ ሁለት ከዛ አንዷም ፍየል ደግሞ አራት እንኳን ስትወልድ ነበር እና እንግዲህ በጣም ደስ የሚበል ደስ በሚል ሁኔታ በአጭር ጊዜ ውስጥ በጣም ራሳቸውን የማብዛት እንትን አላቸው እና በዛ ምክንያት እኔ ፍየል በጣም እጠቀም ነበር በጣም ነበረኝ እንግዲህ ፍየሎች እንደሚታወቀው ለብዙ ነገር ነው የሚጠቅሙት። አንደኛ ሸጠን ብር ለማግኘት ፍየል መጠቀም እንችላለን። እንደዛም ደግሞ ሌላ ማድረግ የምንችለው እንዴት ነው አርደንም ስጋቸውን መብላት እንችላለን በቃ ማለት ለዚህ ለዚህ በጣም ይጠቅማሉ። ብዙ ጊዜ ያው የፍየል ስጋ እንደሚታወቀው የፍየል ስጋ የሚበላ ሰው ቶሎ አያረጅም ይባላል። የበግ ስጋ የሚበላ ሰው ነው ብዙ ጊዜ ቶሎ የሚያረጀው ሲባል ነው የምሰማው እና ግን ፍየል በጣም እንግዲህ ስጋውም ይጣፍጣል እንደዛም ደግሞ ስትሸጥም በጣም ብዙ ብር ነው የምታመጣው። አሁን አሁን ለምሳሌ አንድ ፍየል ያለው ሰው ራሱ ከአሥራ አምስት ከሃያ ሺህ በታች አይገኝም ፍየል ማለት ነው። ስለዚህ ብዙ ፍየል ያለው ሰው በአጭር ጊዜ ውስጥ በጣም ሀብታም መሆን ይችላ። ምክንያቱም ፍየል ተወልዳ ለማደግም ብዙ ጊዜ አይፈጅባትም። ቶሎ ነው የሚያድጉት። ቶሎ ቶሎ ያድጉና ከዛ ለሽያጭ ሊበቁ ይችላሉ ስለዚህ ይሄ ሰው በቀላል ሁኔታ አሁን ለምሳሌ ገጠር ላይ ምግብ መግዛት አያስፈልግም። ጫካ እንደዚህ ቅጠል ነው የሚበሉት። ወደ ቅጠል ብቻ እየወሰዱ እንደዚህ እያንከባከቡ በቃ ማለት ያን ያክል የተለየ አይነት እንክብካቤ አያስፈልጋቸውም። ግን እንዴት ነው በቃ ያ ሲታመሙ ወይ ደግሞ መልካቹ ትንሽ ሲቀንስ ወይ ደግሞ ሲከሱ ብቻ ተጨማሪ ነገር እንደዚህ መርፌ ማስወጋት እንደዛ ደግሞ በተጨማሪ ምግብ ምናምን መስጠት ቤት ውስጥ እንደዚህ እንደዚህ ሊኖር ይችላል ግን አብዛኞቹ ያን እንኳን ሳይጠቀሙ በጣም ይወፍራሉ። በጣም ይደልቡና በጣም በቃ ሲሸጡ በጣም ትልቅ ብር ነው የሚያመጡልን ማለትነው። ስለዚህ ፍየሎች በጣም የሚጠቅሙ በጣም በሚገርም ሁኔታ በቀላሉ በቀላል መንገድ ብር እንድናገኝ የሚረዱን አይነት የቤት እንስሳት ስለሆኑ ፍየል በጣም እኔ እወዳለሁ። እንዳልኩት እንግዲህ ለመብላትም ያው ስጋቸው በጣም ጣፋጭ ነው። ጣፋጭ ከመሆኑም ባሻገር ጥቅሙ ነው። ብዙ ጊዜ አሁን ሰው ሁሉም ሰው አያውቅም ግን ፍየል ሰው ሲመገብ ቶሎ ነው የሚያረጀው የሚባለው ደግሞ በጣም አያረጅም ወይ ደግሞ የሰውነቱ ቆዳው ሁሉ ነገሩ እንዴት ነው ሁሌም አዲስ ሆኖ ደስ በሚል ሁኔታ እንግዲህ ይቆያል ማለት ነው። ስለዚህ ያንን የመሰለ ጥቅም ለማግኘት እንግዲህ የፍየል ስጋ መብላት በጣም የሚመከር ነው። ስለዚህ የፍየል ብዙ ቦታ አየዋለሁ አሁን አሁን አንኳን ከገጠር ከተማ ከገባሁ በኋላ ፍየልም የምትሸጥበት ቦታ እንሄዳለን። ከሰው ጋርም ብቻዬንም እየሄድኩ አየዋለሁ። ከዛም መንገድ ላይ ስሄድ እነዚህ ትራንስፖርት ተጠቅሜ ከአንድ ቦታ ላይ ሌላ ቦታ ሲሄድ ፍየሎችን ሁሉ ቦታ አያለሁ ማለት ነው። ምክንያቱም እኛ የኛ ሀገር አየሯ ሁኔታ ለፍየሎች ወይ ደግሞ ፍየል ለማርባት በጣም ምቹ ስለሆነ ብዙ ሰው ፍየልን ያረባል ማለት ነውደ ስለዚህ ያ በዛ በዛ ምክንያት እንግዲህ በየመንገዱ በየቦታው ፍየልን አየዋለሁ። ስለዚህ ፍየልን በደንብ አውቀዋለሁ። እንዳልኩት ማየት ብቻ ሳይሆን ኖሮኝም ያውቃል። እያረባሁ ነበር እየተጠቀምኩበት ነበር ከልጅነቴ ጀምሬ ገቢ ሲያስገኙልኝ ከነበሩ ነገሮች አንዱ